አያት ቃሉ አያት ይላል ማለት ነው አያት ማለት ምን ማለት ነው። ከአባታችን በፊት የአባታችን አባት ወይ ደግሞ የእናታችን አባት። ማለት ነው ማለት ነው ወይ ደግሞ የአባታችንም እናት ሊሆን ይችላል የእናታችንም እናት ሊሆን ይችላል ማለት ነው። የአባታችንም አባት የአባታችንም እናት የእናታችንም እናት የእናታችንም አባት አያት ነው የሚባለው ማለት ነው። እና የኔ አያቶች ሁለቱም የአባቴና የእናቴ። የአባቴ አባትና የእናቴ አባት ሁለቱንም በህይወት አሉ እስካሁን አልሞቱም ማለት ነው በህይወት ነው ያሉት። እና በጣም ነው የምወዳቸው ሁለቱንም በጣም ነው የምወዳቸው። ግን የአባቴ እናትና የእናቴ እናት ሴት አያቶቸ ግን የሉም በህይወት የሉም ማለት ነው ሞተዋል። ማለቴ አልፏል ከረጅም ጊዜ በፊት እኔ ከመወለዴ በፊት ምናምን አላውቃቸውም ሁለቱንም ማለት ነው። ሴት አያቶቸ የአባቴም የእናቴም አላውቃቸውም አርፈዋል ከረጅም ጊዜ በፊት ማለት ነው። እና እኔ ባያቸው የምር በጣም ደስ ይለኝ ነበር። አሁን ራሱ ከሴት አያቶቹ ከሴት አያታችን ጋር ነበርን ከሴት አያታችን ጋር ስልክ አወራን። ከእነሱ ጋር ነው ያደግን ምናምን ሲሉኝ ጓደኞቼ ምናምን በጣም ነው እኔ የሚደብረኝ ይሰማኛል ምናምን ማለት ነው። ምክንያቱም እኔ በቃ ቢኖሩ ስለማላውቃቸው ራሱ ቢኖሩ በቃ ደስ ይለኝ ነበር ማለት ነው። ግን በህይወት የሉም ማለት ነው ሞተዋል አርፈዋል እና በጣም ነው የሚደብረው ማለት ነው። የምር ግን የሚገርመው ነገር ማለት ነው እኔም ማማረር የለብኝም። ጭራሽን እኮ ማለቴ ወላጆቼ ራሱ ለምሳሌ እናቴ እናቷን በልጅነቷ ነው ያጣችው ማለቴ። እኔን ላቃት ይቅርና እናቴ ራሱ በደንብ አታቃትም ማለት ነው። ስድስት አመቷ ወይም አምስት አመቷ ምናምን አምስት አመቷ መሰለኝ እያለች ነው ያረፈችው እናቷ ማለት ነው። በደንብ ራሱ አታውቃትም እና እና እኔ አያቴን አላውቃትም ብዬ በማርር አንዳንዴ ዝም ብዬ እግዚአብሔርን አለማመስገን ነው የሚሆነው። ደግሞ የእግዚአብሔር ፍቃድ ነው እና ያንን ያንን አድርጌ ማማረር አልችልም ማለት ነው። ያንን ብዬ ለማርር እግዚአብሔርን ለማርር አልችልም ማለት ነው። የአባቴ እናት ደግሞ የሞተችው አባቴን አስራ ስድስት ምናምን አመት እያለ ነበር የሞተችው ማለት ነው። የአባቴ እናት እና እኔ ግን በቃ አላውቃቸውም ማለት። ከሃያ ከሃያ አምስት የእናቴ እናት የእናቴ እናት ከሃያ አምስት አመት ምናምን በፊት ከሃያ ስድስት ነው እኔንጃ በቃ ግን ከሃያ ስድስት ወይም ከሃያ ሰባት አመት በፊት መሰለኝ ለምሳሌ እኔ እናቴ አሁን ሰላሳ ስድስት አመቷ ነው። እና በአምስት አመቷ ነበር የሞተችው። ስለዚህ ሃያ አንድ አንድ አመት ነው ያደረገችው አይደለም ሰላሳ አንድ አመት አድርጋለች ማለት ነው እናቷ ከምትማት ሰላሳ አንድ አመት አድርጋለች ከሠላሳ አንድ አመት በፊት ነው የሞተችው ማለት ነው። የእናቴ እናት የአባቴ እናት ደግሞ አባቴ አሁን አርባ አንድ አመቱ ነው። እናቱ የሞተችው ደግሞ አስራ ስድስት አመት እያለ ነው። እና ስንት ነው ስንት ነው የሚሆነው? አስራ ስድስት ስንት ሃያ አራት የሆንና ሃያ ሰባት ሃያ ሰባት አመት አድርጋለች ማለት ነው። የአባቴ እናት ከሞተች ከምትሞት ማለት ነው የሚገርመው ነገር እኮ ግን። እናቴ አሁን የአባቴን እናቴ የአባቴን እናት አታውቅም ማለት ነው አማቿን አታውቀውም እና አባቴም እንደዛ የእናቴ እናት አያውቃትም ማለት ነው። እና እኔ ራሴ አላውቃቸውም። የአባቴም ሴት አያቶቼ ሁለቱንም አላውቃቸውም። አንዳዴ ምንላለው አንዱ እንኳን አንዳቸው እንኳን ቢኖሩ የእናቴ እናት ወይ ደግሞ የአባቴ እናት አንዳቸው እንኳን ቢኖሩ አሪፍ ነበር ለኔ ምናምን እላለሁ ማለት ነው። ማለቴ ጓደኞቼ ስለሚያስቀኑኝ ስለሚያስቀኑኝ በጣም ነው የሚያስቀኑኝ ማለቴ ከሴት አያቶቻችን ጋር ነበርን ምናምን ሲሉ በጣም ነው የሚደብረኝ እኔ ማለት ነው ስለሌለኝ ማለት ነው። ወንድ አያቶቸ ግን ሁለቱንም አሉ እንደውም አንዱ ወንዱ አያቴ በጣም ነው የሚወደኝ ያባቴ አባት በቃ ማለቴ የተለየ። አስተያየት ነው ያለው ለኔ ማለት ነው ብዙ ልጆች ነው ያሉት ማለቴ። የአባቴ ብዙ ወንድሞች አሉት አባቴ ወንድሞች እና እህቶች ብዙ ነው ያሉት። እና የእነሱ ልጆች አሉ አሁን ለእነሱም አያታቸው ነው አይደል? ወንድ አያቴ የአባቴ አባት ማለት ነው ግን ከእነሱ በላይ ነው እኔን አብልጦ የሚወደኝ ማለት ነው። በቃ የሆነ ነገር ራሱ ለምሳሌ። ሲያመው ምናምን ሀኪም ቤት ሄድ ምናምን ተብሎ አይሰማም አያቴ ማለት ነው። እኔ ሲለው ግን ሀኪም ቤት እኮ መሄድ አለብህ አያቴ ምናምን ስለው በቃ እሺ ነው የሚለው። እንደውም ሲያመው ምናምን ሀኪም ቤት ራሱ የምወስደው እኔ ነኝ ማለት ነው። እና ያ የአባቴ አባት ወንዱ አያቴ። በጣም ነው የሚወደኝ በጣም ማለት ነው በቃ እኔ ራሱ በጣም ነው የምወደው። ከሌሎች ልጆች አስበልጦ ነው የሚወደኝ እኔ እኔ እኔ ደግሞ ከሌሎች ከሁሉም በላይ አስበልጬ ነው የምወደው ማለት ነው። በቃ ያለኝን ነገር ስለምሰማው መሰለኝ በቃ በጣም ነው የሚመርቀኝ ሁሌ ተባረኪ ልጄ ምናምን ነው የሚለኝ ማለት ነው። በቃ ለኔ የሆነ የተለየ ፍቅር ነው ያለው። ወንድ አያቴ ማለት ነው። እንደውም ከልጅነቴ ጀምሮ ከእኛ ጋር ትሁን ምናምን ለአባቴ ከእኛ ጋር ለምን አትሆንም ምናምን? ብሎ ብለው ነበር ማለት ነው ብሎት ነበር። እና በጣም ነው የሚወደኝ እኔም በጣም

ካልሲ ቃሉ ካልሲ ይላል ማለት ነው ካልሲ ማለት ምንድነው? አሁን የምናደርገው ነገር እግራችን ውስጥ እንደ ልብስ አይነት ሆኖ የሚለበስ ሆኖ። ግን ምናችን ውስጥ ነው የምንለብሰው እግራችን ውስጥ ማለት ነው። አሁን ለምሳሌ ጃኬት እንላለን አይደል ጃኬት ከአንገት ማለቴ ከወገብ በላይ የሚደረግ ነገር ነው። ሱሪ እንላለን ለምሳሌ ሱሪ ደግሞ ከወገብ በታች የምንለብሰው ልብስ ነው አይደል ሰውነታችንን። ለመሸፈን እና ካሊሲም እግራችንን ለመሸፈን የሚያገለግለን የልብስ አይነት ነው ማለት ነው። ትንሽ ሆኖ እግራችንን እንድንሸፍን ይረደናል ማለት ነው። እና ካልሲ እኔ በጣም አስፈላጊ ነገር ነው ብዬ አስባለሁ። ማለቴ አሁን ድሮ እንደውም ብዙ ጊዜ ኢትዮጵያ ውስጥ ማለት ነው። ድሮ ከመቶ አመት ከሁለት መቶ አመት በፊት ብዙም ካልሲ አይታወቅም ነበር ማለት ነው። እና ማለቴ እግራቸው ለሆነ አደጋ ተገላጭ ነው ብዬ አስባለሁ። ለምሳሌ አሁን አባራ ሊሆን ይችላል አንዳንዴ ደግሞ የሆነ አሁን ድንጋይ አቧራ ምናምን እግራቸው ሊመታቸው ይችላል ማለት ነው። ከጫማም በተጨማሪ ካልሲ ማድረግ እግራችን ለስላሳ እንዲሆን ውብ እንዲሆን ምናምን ያደርጋል ብዬ አስባለሁ ማለት ነው። እና እኔ ካልሲ ብዙ ካልሲዎች አሉኝ ማለቴ ብዙ ካልሲ ካልሲዎች አሉኝ እግሬ እንዳይበላሽብኝ ነው የምከላከልበት ማለት ነው። እንደውም አንዳንዴ ከነጠላ ጫማ ጋር ካሊስ አደርጋለሁ ከድፍን ጫማ ጋር ካሊስ አደርጋለሁ በቃ በጣም የሚገርመው ነገር ሁሌ ነው። ሁሌ በሚያስበልድ ደረጃ ነው ካሊስ የማደርገው ማለት ነው። እና አንዳንዴ ምንድነው? አሁን ለምሳሌ ማለት ነው ካልሲ ስናደርግ በጣም በጣም ንጽህናውን መጠበቅ አለብን ካልሆነ ግን ይሸታል ማለት ነው። እንዴት ነው አሁን እንደውም አብዛኛው ጊዜ የሚያጋጥመኝ ነገር ካሊስያቸው አለም ላይ ራሱ ያለ ችግር ነው ብዬ አስባለሁ። አሁን ካልስ የማጠብ ችግር ወይ ደግሞ ካሊስ ካልሲ ከ ድፍን ጫማ እናደርጋለን አይደል ከዛ እዛ ሲሆን ይሞቃል። ካልሲ ከድፍን ጫማ ስናደርግ ይሞቃል አይደል? እግራችን ይሞቀናል ከዛ ሲሞቀን ምንድነው የሚፈጠረው? የሆነ ጠረን ምናምን ይፈጥራል ማለቴ አሁን ለምሳሌ ለአንድ ቀን ቀን ሙሉ አንድ ካልሲ ከጠዋት ጀምሬ እስከ ማታ ለብሼው ከዋልኩኝ ከድፍን ጫማ ጋር ሙቀትም ስለሚሆን ንፋስም ስለማይገባበት ካልሲ ሊሸት ይችላል ማለት ነው የሆነ ሽታ ሊፈጥር ይችላል ማለት ነው። እና ስንመጣ አሁን ቤት ምናምን ስን ስንፈታው ጫማችን እግራችን ልናወጣው ስንፈልግ የሆነ ሽታ ይፈጥርና ከዛ በቃ ቤቱ እንዳለ ሽታ ሽታ ማለት ካልስ ካልስ ይሸታል ማለት ነው። እና ይሄን አይነት ችግር እንዳያጋጥመን ማለት አሁን ቀኑኑ ሙሉ ስራ ውስጥ የምንወል ከሆነ ራሱ የሆነ ምሳ ሰዓት ላይ ምናምን ካልሳችን ብንቀይረው ወይ ደግሞ የሆነ እግራችን ንፋስ እንዲገባበት ብናደርገው አሪፍ ነው። የተሻለ ነው ብዬ አስባለሁ እንጂ ቀንም ሙሉ የሆነ አንድ ካልሲ አድርገን ስንል ማታ ስንመለስ ቤት የሚኖረው የሆነ ሽታ ሊፈጥር ይችላል ማለት ነው። እና ደግሞ የካልሲ ንጽህናችንም በጣም መጠበቅ አለብን ለምሳሌ አሁን አንድ ካልሲ ቀኑን ሙሉ አድርገነው ከዋል በድጋሚ ሌላኛውም ቀን ያ ካሊሲ ማድረግ የለብንም ማለት ነው። ያሊሲ ብናደርገው ግን በቃ ቤቱ በቃ ይሸታል በእርግጠኝነት ማለት ነው በቃ ጫማው የሆነ ሽታ ካሊሲው የሆነ ሽታ ይፈጥራል። ለምንድነው? ይሄ አንደኛ ነገር ለብ አለ እግራችን ውስጥ አሁን ያልበናል አይደል ሙቀት ሲሆን ማለት ታፍኖ ሲውል ደግሞ እንደዛ ስለሚሞቅ ላብ ላብ ላብ ይሸታል ላብ ስለሚፈጠር ያ ላብ ደግሞ ንፋስ የለም እና ያ ካሊሲው ሊሸት ይችላል ስለዚህ የካሊሲያችን ንጽህና በደንብ አድርገን መጠበቅ አለብን ማለት ነው። የእግራችንም ንጽህና ማለት ነው። እንደዛው እና አሁን በደንብ እግራችን በደንብ የምንታጠብ ከሆነ ደግሞ የካሊሲያችን ንጽህና ደግሞ በደንብ የምንጠብቀው ከሆነ ግን ካሊሲያችን አይሸትም ማለት ነው። እንደውም አብዛኛው ጊዜ ዩኒቨርሲቲ ውስጥ ምንድነው? የሚሉት አሁን የሆነ የሚጻፍበት ነገር አለና ምንድነው የሚሉት እዛ የሆነ እንደ ቀልድ ነገር የሚጻፍበት አይነት ግሩፕ አለ ዩኒቨርሲቲያችን ውስጥ ማለት ነው። ከዛ ምንድነው? የሚሉት ወንዶቹ ሁሌ ካሊሲ ሸተተን በማለት እንደተሳቀቁ ነው። አንዳንዶቹ በጣም ካልሲው ዶርማ ዶርም ውስጥ አሁን የወንዶች ዶርም ምናምን እኔ ሂጄ አላውቅም ምንም ምንስ ላደርግ ነው የምሄደው ግን ምንድነው የሚሉት እዛ ውስጥ ያሉ ያሉት ወንዶች ምናምን እዛ ቀልድ ምናምን ሲያወሩ ያ ዶርማችን ካልሲ ካልሲ ነው የሚሸተው ምናምን ነው የሚሉት። እንደውም ሴቶች ጋር እንደዛ የተሻለ ነው እኛ ጋር ካልሲ ካልሲ አይሸትም ዶርሞችን እንደውም ደስ የሚል ሽታ ነው የሚሸተው እንጂ ካልሲ ካልሲ አይሸትም። የወንዶቹ ዶርም ግን ካልሲ ካልሲ እንደሚሸት ማለት መጥፎ አይነት ጠረን እንዳለ ሁሌ እዛ ቀልድ ላይ ያወራሉ ማለት ነው። እንደውም አያስገባም ወደ ዶርን ራሱ እዛ በር ላይ ስትደርስ እንድትመልስ ነው የሚያደርገው ምናምን የሚሉም አሉ ማለት ነው። እና የወንዶች ዶርም አሁን ወንዶች ሲሆኑ ምናምን የወንዶች ቤት ሲሆን አብዛኛው ጊዜ እንደውም የሆነ አንድ ክፍል ምናምን ሆኖ ብዙ ሰው የሚኖሩበት አሁን ለምሳሌ እስር ቤት ዶርም እንዳልኩት ምናምን ሲሆን ካልሲ ካልሲ የመሽተት ችሎታው በጣም ከፍተኛ ነው። ብዬ አስባለሁ የሴቶች ደርሙ ግን እንደዛ አይሸትም።

ክፍል ቃሉ ክፍል ይላል ማለት ነው። ክፍል ማለት ምንድነው? አሁን ለምሳሌ ተማሪዎች የሚማሩበት ቦታ ሊሆን ይችላል ክፍል ስንል ማለት ነው። አሁን ተማሪዎች የት ነው የሚማሩት ብለን ስንጠይቅ ክፍል ውስጥ ተብሎ ይመለሳል ማለት ነው። ሌላው ደግሞ ክፍል ስንል ደግሞ እምንተኛበት ቦታም ቢሆን ይችላል እምንተኛበት ስል አሁን ቤት አለ አይደል አሁን። ቤት ውስጥ የተከፋፈለ አለ አሁን ሳሎን ሚባል አለ ሳሎን ሚባል አለ። ሶፋ ምናምን ያለው ማለት ነው እንግዳ ምናምን ሲመጣ ቁጭ የሚልበት ቦታ አለ። ሌላ ደግሞ። ለምሳሌ በቃ ክፍሎች አሉ አንዳንድ ትንሽ አነሰ አነስ ያሉ ክፍሎች ደግሞ ክፍሎች አሉ ማለት ነው። አሁን ለምሳሌ የኔ ክፍል መጠኑ ትንሽ አነስ ያለ ሆኖ ከ ማለቴ አራት በአራት ነው። አራት ሜትር በአራት ሜትር ሆኖ አንድ አልጋ አንድ ቁም ሳጥን እና አንድ ጠረጴዛ ሁለት ወንበሮች ምናምን እና መጽሐፍ መደርደሪያ መጽሐፍቶች ምናምን ያሉት ነው የኔ ክፍል ማለት ነው። እና ክፍሌ እውነቱን ለመናገር በጣም እወደዋለሁ አሁን ላይ ያለው ክፍሌ። እሱ እሱ ማለቴ ከስድስት ወር በፊት የነበረው ክፍሌ ነው እንደዛ የነበረው እንጂ። የአሁኑ ክፍሌ አንድ አምስት በአምስት ይሆናል አምስት በአምስት ሆኖ ግን የኔ ብቻ ክፍል አይደለም። ዶርሙ ነው ማለቴ አራት ወይም አራት ሰዎች ሆነን ነው በአንድ ላይ የምንኖረው እንጂ እንደ ድሮ እንደ ከስድስት ወር በፊት የነበረው። ከስድስት ወር በፊት አሁን የራሴ ክፍል ነበረኝ ማለቴ ብቻዬን ነው የምተኛበት እንጂ ሌላ ሰው ምናምን ከእኔ ጋር ክፍሉ አይጋራም ነበር። አሁን ግን ዩኒቨርሲቲ ውስጥ ስለገባው ከስድስት ወር በፊት አንድ ክፍል አራት ሰዎች ነው አብረን የምንኖርበት ማለት ነው አራት ሰዎች አለን አብረን እንኖርበታለን ማለት ነው ዶርም ነው። እና ይሄ ክፍል እኔ ብቻዬን ስለለመድኩኝ እየደበረኝ ነው እውነትም እውነቱን ለመናገር ዶርም አልወደድኩትም ማለት ነው። ምክንያቱም አራት ሰው በአንድ ክፍል ውስጥ ስለሆን ማለት ነው። አራት ሰው በአንድ ክፍል ውስጥ ስንሆን ደግሞ አንድ ትልቅ ቁም ሳጥን አለ ግን ቁም ሳጥኑ ወደ አራት የተከፋፈለ ነው ማለት ነው። እና እያንዳንዱ ትንሽ ትንሽ ሆና የየራሳችን ልብሳችን ምናምን እናስቀምጥበታለን። ሁለት ሁለት አረቤዛ ደግሞ አላ ሁለት አረቤዛዎች አሉ። አራት ወንበሮች አሉ እና አራት አልጋ አለ አራት መወጣጫ ሁለት መወጣጫ አለ ማለት ነው ዶርማችን ውስጥ ማለት ነው። እና ሌላም መጥረጊያም አለ መጥረጊያና መወልወያ በራሳችን ነው የገዛነው እንጂ ከዩኒቨርሲቲ አይደለም። እዛ ከመጥረጊያ በፊቴ የጠቀስኳቸው እነ አልጋ ጠርቤዛው ወንበር ቁም ሳጥን ምናምን ያሉት ሎከር ማለት ነው። በዩኒቨርሲቲው ነው ተገዝቶ የተቀመጠው የተቀመጡት ማለት ነው። አሁን በየወሩ ምንም የምንከፍለው ነገር የለም ዩኒቨርሲቲ ስንገባ በነፃ ነው የምንማረው። ትምህርት ሲያልቅ ግን ማለቴ ግራጁዌት ስናደርግ ስንመረቅ ግን የሆነ የምንከፍለው ነገር አለ። ኮስት ሼሪንግ የሚባል ነገር አለ እሱን እንከፍላለን ማለት ነው። እንጂ አሁን ላይ ምንም እኛ የምናወጣውን ነገር የለም ማለት ነው። እና አሁን ክፍላችን ውስጥ ወይ ደግሞ ዶርማችን ውስጥ ምን ምን አለ? ምን ምን አለ በራሳችን የገዛነው መጥሪያጊ መወልወያ አለ ባስኬት ቆሻሻ መጣያ አለን። እና አንዳንድ ነገሮችም አሉን ማለት ነው። በራሳችን የገዛን አዋጥተን ምናምን እና ክፍላችን ሁሌ ንጹህ እንዲሆን ነው የምንፈልገው ማለት ነው። በቃ ሁሌ እናጸዳዋለን በየቀኑ ተከፋፍለን ለምሳሌ እኔ ሰኞ ካጸዳው። አንድ አንድ ዶርም ሜቴ ደግሞ በሌሊያኛው ቀን ታጸዳለች ማለት ነው። ማክሰኞ አንዷ ደግሞ እሮብ አንዷ ደግሞ ሀሙስ እንደዛ እያለ ነው ሚቀጥለው እና። ዶርማችን በጣም ንጹህ ነው ወይ ደግሞ የዶርማችን ክፍል በጣም ነው ደስ የሚለው ማለት ነው። ግን እንደዛም ሆኖ እኔ አልወደድኩትም ምንድነው ለምንድነው ያልወደድኩት? እንደውም በጣም ነው ያስጠላኝ ማለቴ አሁን ማጥናት አይቻልም። አንዳንዴ ድምጽ ይረብሽሻል በቃ ከባድ ነው እውነቱን ለመናገር ማለት ነው። አሁን ራሱ ይሄ እየቀዳሁ ያለሁት ዶርም ውስጥ ሆኜ ነው። ግን ዶርም ሜቾቼ የሉም። ባይኖርም ራሱ እነዛ ከፊት ለፊታችን ያሉ ደርሞዎች ምናምን ሌሎች ዶርሞች እየተጫጫሁ ነው። እና በቃ ድምጽ እንዳይሰማ በጣም እየፈራሁ ነው እውነትን ለመናገር ማለት ነው። በቃ የራሴ ክፍል በጣም ነው የናፈቀኝ ከስድስት ወር የነበረው ክፍል። በጣም ነው የናፈቀኝ ብቻዬን ነው የማድረው። በራሴ ነው የማጸዳው በቃ ማለቴ አንዳንዴ አሁን እኔ ባጸዳው ራሱ የራሳቸው ቀን ሲደርስ ማያጸዱ አሉ በቃ አንዳንዴ ሁሌም ማጸዳበት ጊዜ አለ እና በጣም ከባድ ነው። አንድ ክፍል ውስጥ አራት ሰው ምናምን መኖር በጣም ከባድ ነው ማለት ነው። ዩኒቨርሲቲ ውስጥ ራሱ ይሄ ራሳችን ክፍል ቢሰጡን ኖሮ ወይኔ እንዴት ደስ እንደሚለኝ ነበር። ደስ ይለኝ ነበር። ግን በዶርም ነው ምናድረው ማለት ነው አንድ ክፍል ውስጥ አራት ሰዎች ማለት ነው። እና አሁን ላይ በጣም እየተቸገርኩን ያለሁት እንዴት እንደምችለው መድኃኒዓለም ነው የሚያውቀው። ግን የራሴ ክፍል አሁን ላይ የለኝም ማለት ነው። አራት ሰው በአንድ ላይ ነው የምናድረው። እና ክፍል በዛ መንገድ ነው ምገል